በምን ሰዓት ትነሳለህ ብለህ ለጠየከኝ ጥያቄ የምነሳው በጣም በጠዋት ነው በጠዋት ተነስቼ ስራዬን ሰርቼ። በፀሀይ ሳያወጣ መስራት ነው የምፈልገው። ስለዚህ በማለዳ በጠዋት እነሳና ከዛ ስራዎቼን ሰራርቼ ወይም ደግሞ ቤት ውስጥ የሚሰራ ስራ እሰራለሁ ቁርስ ምሳ ምናምን ከሰራራሁ በኋላ። ወደ ስራየ እሄዳለሁ። ስለዚህ በዛ ላይ ደግሞ በጧት ስነሳ በጣም ብዙ ነገሮችን ነው የማከናውነው ምክንያቱም በጧት ስትነሳ ቀንህን አንደኛ ብሩህ ታረጋለህ ሁለተኛ ደግሞ ቀኑን ሙሉ ያለህን ጊዜ እንትን ትላለህ ታካክሳለህ። ስለዚህ መጨናነቅ አይኖርብህም

አዎ ማዕድናትን እጠቀማለሁ ለምሳሌ እንደ ወርቅ እንደገና ብር ምናምን እንደዚህ አይነት ነገሮች ኮፓል ለጌጣጌጥነት ምናምን እጠቀማለሁ። ግን ሌላ ነገሮች ለምሳሌ ሌላ ደግሞ ለጤንነት ምጠቀማቸው ነገሮች አሉ። እንደ አይረን እወስዳለሁ በመድሃኒትነት ወይም ደግሞ አዎ አይረን ሚዋጠውን አይረን እወስዳለሁ ነገር ግን ሁልጊዜ ማዕድናትን ምንጠቀመው ለጌጣጌጥ ነው። ለምሳሌ ወርቅን እንደ ብር እና እንደ ኮፓል አይነቶችን እነሱን ለጌጣጌጥነት እጠቀማለሁ። ያው ብዙ ጊዜ ግን በጣም ምወደው ማዕድን ለጌጣጌጥነት ወርቅ ነው። ወርቅ ለጆሮ ለአንገት በሰርግ ጊዜ እንደገና ደግሞ ለሌላች ለሌሎች ለሌሎች ትይንቶች ላይ ሲሄድ አድርጌ እሄዳለሁ። ስለዚህ ወርቅ ብዙ ጊዜ ምጠቀመው የማዕድን አይነት ነው። ነገር ግን ሌሎቹንም በጥቂቱ እጠቀማለሁ ብርና ኮፓሎች ኮፓለ ነው። ስለዚህ ያው ወርቅ ባሁኑ ሰዓት በጣም ቢወደድም በሀገራችን በጣም በአሁን ሰዓት በጣም ተወዷል። ነገር ግን ያው ድሮ የገዛነው ወርቅ ስላለ እነሱን እንጠቀማለን። ወርቅ በሀብትነት ደረጃ በአሁን ሰዓት በጣም ትልቅ ዋጋ ከሚሰጠው ነገሮች መካከል አንዱ ሆኗል። ስለዚህ ወርቅ ልክ እንደ ክብር ነው። ክብር ወርቅ ስታደርግ ያው እንደ ክብር ነው የተጠራኸው። ሰው ለምታከብረው ሰው እና ራስህን ደግሞ በጣም ጥሩ ቀን ናቸው ዛሬ ብለህ ለምትወስናቸው ቀናት ወርቅ ታረጋለህ ሌላ ቀን ደግሞ ብርና ኮፓል ማድረግ ትችላለህ። ለሌላም ኦኬዥኖች መጠቀም ትችላለህ ስለዚህ ያው እኔ ምጠቀመው ማዕድን ወርቅ ነው። ወርቅ በጣም ነው ምወደው በተጨማሪ ደግሞ በጣም ስለሚያምር በጣም እወደዋለሁ። ስለዚህ ወርቅ ነው ምጠቀመው ከማዕድናት መካከል

የምወደው ፍራፍሬ እንደ ብርቱኳን ማንጎ እና አፕል እነዚህን ፍራፍሬዎች በጣም ነው የምወዳቸው። ለምሳሌ ማንጎ ብትል የ የፍራፍሬዎች ንጉስ የተባለው ማንጎ በጣም ለጤና በጣም ጥሩ ነገር ነው። እና ጤንነቴን ለመጠበቅ የምጠቀመው። አንደኛ ማንጎ ነው ማንጎ በጣም ለጤና ከሆኑ ፍራፍሬዎች መካከል አንዱ ማንጎ ነው። ማንጎ በምትመገብበት ጊዜ በሽታ ትከላከላለህ የ የሰውነትህን የበሽታ የመከላከል አቅም ታዳብራለህ። እንደገና ደግሞ ሌላ ደግሞ እንደገና ብርቱኳን ብርቱኳን አንደኛ በቫይታሚን ሲ የበለፀገ ነው። እና በየቫይታሚን ሲ ደግሞ ለቆዳ እና ለፊት ጥራት ምናምን ያገለግላል እሱ እሱን ስለ ተጠቀም በጣም አሪፍ ነው። ሌላ ደግሞ የብርቱካንን ለ በምንጠጣበት ጊዜ የምግብ መፈጨትን እንደገና ደግሞ የምግብ መፈጨትን ጥሩ ያደርጋል። ስለዚህ ብርቱካንም በጣም ነው የምወደው በጣም የምወደው ፍራፍሬ አንደኛው እሱ ነው። ሌላኛው ደሞ አፕል ነው አፕል በአለም ላይ በጣም የሚወደድ ፍራፍሬ ነው። የአፕልን ስመገብ በጣም በጣም በጣም ደስታ ነው የሚሰማኝ ታውቃለህ በጣም ደስ የሚል ስሜት አለው። አፕል በጣም ጥሩም ፍራፍሬ ከሚባሉ ከሚመደቡ መካከል አንዱ አፕል ነው። አፕልን ለ ከልጅነቴ ጀምሮ አፕል እበላለሁ። አፕል በጣም ጥሩ ፍራፍሬ ነው። በምትመገብበት ጊዜ ሰውነትክን በሽታ እንዲከላከል ያደርጋል ቆዳክን ያሳምራል። እንደገና ደግሞ ፈጭተህ ራሱ በጁስ መልክ መጠጣት ትችላለህ። አፕል ለልጆችም ሆነ ለአዋቂዎች በጣም የሚመከር ምግብ ነው። ፍራፍሬ ነው ነገር ግን ለህፃናት ከህፃንነት ጀምሮ እንድትበላው የሚመከር ምግብ ቢኖር ፍራፍሬ ቢኖር አፕል ነው። አፕል ሙሉም ሰው እንዲመገብ ማበረታታት አለብህ። ስለዚህ አፕል በጣም ምርጥ ፍራፍሬ ከሚባሉ ፍራፍሬዎች መካከል አንዱ አፕል ነው። አፕል ሌላኛው ደግሞ ሎሚ ነው። ሎሚ በጣም ጥሩ የሆነ የፍራፍሬ አይነት ነው። አብ ፍራፍሬ ስትመርጥ አንደኛው ከብዙ ነገር ጋር መመገብ ትችላለህ ሎሚ በጁስ መልክ መጠጣት ትችላለህ። ስለዚህ ሎሚ ከጁስ ጋር ደበላልቀህ መጠቀምም ትችላለህ ስለዚህ ሎሚ በጣም ጥሩ ነገር ነው። እነዚህን ፍራፍሬዎች በጣም የምወዳቸው ፍራፍሬዎች ናቸው። ሎሚ አፕል ማንጎና ብርቱካን እነዚህ በጣም ለህይወት አስፈላጊ የሆኑ በውስጣቸው በጣም ኒው ብዙ ብዙ ብዙ ንጥራ ነገር የያዙ ብዙ ቪታሚኖች የያዙ ናቸው። እና እነዚህን ነገሮች ማንኛውም ሰው ቢመገባቸው በጣም ጥሩ ይመስለኛል። እና ሁሉም ሰው እንዲበሉ እንዲመገባቸው መምከር አለብን። አትክልትና ፍራፍሬን መመገብ በጣም ለጤና ጥሩ ተብሎ ከሚመከሩ ነገሮች መካከል አንዱ እሱ ነው። ስለዚህ ፍራፍሬዎችን መመገብ ጥሩ ነው ከፍራፍሬዎቹም ደግሞ እነዚህ ፍራፍሬዎች በጣም ጥሩ ፍራፍሬዎች ናቸው። ስለዚህ እኔ የምወዳቸው ፍራፍሬዎች አንደኛ ማንጎና ሁለተኛ ደግሞ አፕል ነው ሶስተኛ ብርቱካን ነው። ሌላኛው ደግሞ በጣም ሁል ጊዜ በየሳላድ ሰላጣ ላይ ምናምን የምጠቀመው ደግሞ ሎሚ ነው። ሎሚ በጣም ለጤና በጣም ጥሩ የሆነ በጁስም ሆነ በምንም ብትጠቀሙ ውስጥ የሚፈጠሩትን ባክቴሪያ ምናምን የሚገል ጥሩ የሆነ ፍራፍሬ ነው። ስለዚህ ሎሚ መመገብ በጣም ጥሩ ነው። ሎሚ መብላት በጣም ጥሩ ነው። ስለዚህ ሎሚ መመገብ ነው ሌላኛው ደግሞ ሎሚ ለቆዳ ቆዳችን በጣም እንዲያምርልን የሚያደርግ ነው። ስለዚህ ሎሚም መብላትም በጣም ጥሩ ነገር ነው። ስለዚህ ሎሚም ሎሚም ሌላኛው ምወደው ፍራፍሬ ነው። ስለዚህ በጣም አመሰግናለሁ ስለጠየከኝ እንድናገር

እሺ የጧት እለታዊ ተግባራችን መጀመሪያ ያው ከእንቅልፋችን እንነሳለን ከእንቅልፋችን ከተነሳን በኋላ ጸሎት እናደርጋለን ምስጋና እናደርጋለን ለፈጣሪያችን። ስላ ከእንቅልፋችን ስለተነሳን በሰላም ስለተነሳን ለአምላካችን ምስጋና እናቀርባለን እንጸልያለን። ከዛ በኋላ ሁላችንም ወደየስራችን ነው የምንሰማራው። ለምሳሌ የእኔ ስራ የሚሆነው የልጆች ምግብ ማዘጋጀት ነው። በጧት ተነስቼ የልጆች ምግብ አስራ አንድ ሰዓት ከሌሊቱ አስራ አንድ ሰዓት አካባቢ ተነስቼ የልጆች ምግብ አዘጋጃለሁ። የልጆች ምግብ አዘጋጃለሁ ከዛ በኋላ ልጆች ከእንቅልፋቸው እንዲነሱ አደርጋለሁ ቀሰቅሳለሁ። ከዛ የልጆች ምግብ ደግሞ እቋጥራለሁ በየአይነቱ ለትምህርት ቤት የሚሆን ምግብ እቋጥራለሁ ከቋጠርክ በኋላ በየምሳቃቸው ላይ አድርጌ ምሳቃቸው ላይ አድርጌ ፖክ የምሳቃ መያዣ ቦርሳቸው ውስጥ እጨምራለሁ። ከዛ በኋላ ደግሞ ልጆች ቀስቅሶ ቁርስ ማብላት አለ። ቁርሳቸውን ከበሉ በኋላ ቁርሳቸውን ከበሉ በኋላ ሻይ ጠጥተው ወደ ትምህርት ቤት መሸኘት አለ። ከትምህርት ቤት ከሸኘህ በኋላ ደግሞ ተመልሰህ የጧት የተበላበትን እቃ እና ቤቱን ምናምን ታስተካክላለህ። እንደገና ደግሞ የተበላበትን እቃዎች ሁሉ ሰብስበህ ታጥባለህ። ከዛ በኋላ ደግሞ ካጣጠብክ በኋላ እንደገና ለምሳም የሚሆን ነገር አዘጋጃለሁ። ለምሳ የሚሆነ ነገር አዘጋጃለሁ ያው ሽንኩርት መክተፍ አለ። እንደገና ደግሞ ሽንኩርት ከትፎ ወጥ መስራት ለምሳ ያንን ማዘጋጀት አለብኝ። እንደገና ደግሞ በእለቱ የሚሰራውን ምግብ ማወቅ አለብኝ። ይህንን ካረኩ በኋላ ምግብ ከሰራሁ በኋላ እንደገና ውሾች አሉ ግቢ ምናምን መጠራረግ አለ። የውሻ ቤት ማጠብ ማጽዳት ከዛ ደግሞ የውጪ ውጪ ላይ ያሉ እደጆችን መጠራረግ ቆሻሻ መሰብሰብ ማቃጠል ይሄ ሁሉ በጧት የምንሰራው ስራ ነው። ከዛ በኋላ እረፈድ ሲል ደግሞ ወደ ሁለት ሰዓት አካባቢ ወደ ስራ መሄድ አለብን ከዛ በኋላ ደግሞ ስራ እንሄዳለን። ወደ ስራ ከሄድን በኋላ ያው በማለዳ የቤት ውስጥ ስራ ምናምን ጨረስን ማለት ነው። ከዛ በኋላ ግን እንደገና በማለዳ ደግሞ ሌላ የሚሰራ ስራ ምን አለ መሰለህ ያው ብዙ ጊዜ ቤታችንን ሳናጸዳ አንሄድም። ቤታችንንም ደግሞ እናጸዳለን የረሳሁት ነገር እሱ ነው። ቤታችንን አጽድተን ምን ብለን ነው ወደ ስራ የምንሄደው? ስለዚህ በማለዳ ምሰራቸው ስራዎች እነዚህ ናቸው። ግን ይሄ ሁሉ እንዲሆን በሌሊት ካልተነሳክ በማለዳ የምትሰራቸውን ስራዎች መጨረስ አትችልም። በጣም ከባድ ነው። ስለዚህ መንቃት ያለብህ በጣም በለሊት ነው። በለሊት ከነቃክ ስራዎችህን ሁሉ በጊዜ ታጠናቅቃለህ። ስለዚህ በለሊት አስራ አንድ ሰዓት መንቃት አለብህ። አየህ በለሊት ስትነቃ ስራዎችን በጊዜ ትጨርሳለህ። በጊዜ ከጨረስክ ደግሞ ወደ ስራ ቦታ በጊዜ ትሄዳለህ ማለት ነው። ስለዚህ በተቻለ መጠን በሌሊት መነሳት አለብህ። የማለዳ ስራዎችን በአግባቡና በሰአቱ ለመጨረስ በጊዜ መነሳት አለብህ ሌሊት አስራ አንድ ሰዓት መነሳት አለብህ። ስለዚህ ሁሉም ሰው ስራዎቹን በጊዜ ከሰራክ ደግሞ ደስተኛ ትሆናለህ ማለት ነው። ምክንያቱም ስራህን በጊዜ ካጠናቀቅክ የማለዳ ስራዎችህን በቃ የቀኑ ስራ ምንም ቀላል ነው የሚሆንልህ ቤት ውስጥ ያለ ስራ ነው በጣም ከባድ ውጭ ያሉ ስራዎች በጣም ቀላሉች ናቸው። ስለዚህ በማለዳ ተነስተህ ስራዎችህን ከጨረስክ ስራ ላንተ ቀላል ይሆንልሃል ማለት ነው። ስለዚህ በተቻለ መጠን ስራዎችን በጊዜ ለመጨረስ መሞከር አለብህ። ቀኑን ሙሉ ስትረበሽ ነው የምትውለው። ማለዳህን ጥሩ ካላደረግክ ቀኑን ሙሉ ስትረበሽ ነው የምትለውና በተቻለ